በመሬት ላይ መቀመጥ ታመቻችህ ነው የሚለው ምናልባት ለማለት የፈለገው በመሬት ላይ መቀመጥ ይመቻል ለማለት ይመስለኛል። መሬት ላይ መቀመጥ ይመቸኛል። ብዙ ጊዜ ወንበር ላይና አልጋ ላይ ወይም ሌላ ነገሮች ላይ መቀመጥ ከማዘውተር ይልቅ። ምንጣፍ ነገር አድርጎ መሬት ላይ መቀመጥ በጣም ብዙ ምቾት ይሰጣል። ስለዚህ መሬት ላይ መቀመጥ ጥሩ ነው ብዬ አስባለሁ።